የወተት ተዋጽኦ ትወዳለህ? አዎ እወዳለሁ በጣም በርካታ ሰዎች ወተት ይጠቀማሉ በወተት እንግድ ከፍተኛ የሆነ ጥቅም አለ። በውስጡ እንግዲህ በርካታ የሆነ ንጥራ ነገሮችንም በውስጡ አካቶ የያዘ ስለሆነ እነዚህ ንጥረ ነገሮች ደግሞ በሰውነታችን ከፍተኛ የሆነ ጥቅም ስለሚሰጥን። ወተትን እንግዲህ በከፍተኛ ሁኔታ መጠቀም እንችላለን። ወተት እንግዲህ መርኩ መርኩን እንጠቀመው እንችላለን አይቢ መርኩን እንጠቀም እንችላለን ቀጥታ ደግሞ ወተቱን በመጠጣት እንድንጠቀም የምንችልበት የወተት አይነት አለ። እንዲህ እንደየአጠቃቀማችን እንግዲህ እንደየተፈጥሯችን የተናየ አይነት የአጠቃቀም ሁኔታ ነው ያለው። እና ወተት እጅግ ጠቃሚና ወሳኝ ከሚባሉ የመጠጥ አይነቶች መካከል አንዱ ነው። ስለዚህ